እሳት ማንደድ ትችላለህ? ይላል እንግዲህ ያው እሳት ማንደድ እችላለሁ። እሳት እንዴት ይነደዳል እንግዲህ በብዙ ነገር ማንደድ ማንደድ ይቻላል። ለምሳሌ ያሀል ጋዝ በጋዝ ተጠቅሜ እሳትን አያይዤ በደንብ ማጧጧፍ እችላለሁ ማለት ነው። ሌላ ደግሞ ጭድ እንድትጠቀም እችላለሁ ብዙ አይነት ነገር ተጠቅሜ እሳትን ማንደድ እችላለሁ። በከሰል ሊሆን ይችላል ከአቀጣጠልኩ በኋላ ማንደው እንጨት ልጠቀም እችላለሁ። ብዙ ነገር ተጠቅሜ እሳትም ማንደድ እችላለሁ

የጫማ ቁጥር ስንት ነው? ይላል እንግዲህ ጫማዬ እንደየ እንትኑ ይለያያል ባይ ዘ ዌይ ብዙ ሰዓት የምጠቀመው አርባ ቁጥር የሆነ ጫማ ለብሳለሁ ግን እንደየጫማው ሙድ ሊጨምርም ይችላል ሊቀንስም ይችላል ማለት ነው። ምክንያቱም የጫማዎቹ ሳይዛቸው ወይም ደግሞ ሞዴላቸው የተለያየ ስለሚሆን ዲፔንድ ይሆናል። ነገር ግን በዋናነት ያው መጀመሪያ ምን እንዳልኩት ለእገሬ ብዙም ሰዓት ብዙ ትልቅ አይደለችም እግሬና ሰላሳ ዘጠኝ አንዳንዴ እጠቀማለሁ ከዛ ውጪ ደግሞ ብዙ ሰዓት አርባ ቁጥር የሆነች ነው የምጠቀመው

እንግዲህ ሰዎችን እንዴት ታስተዋውቃለህ? ይላል እንግዲህ የመጀመሪያ ሰዎችን ሳስተዋውቅ እንግዲህ ያው ባግራውንዳቾውን ነግሬ ነው የማስተዋውቀው እንጂ ዝም ብዬ ደርሼ ምናምን አይደለም የማስተዋውቀው። ምክንያቱም ጥሩን ሰው ለጥሩ ሰው ነው ማስታወቂያ ያለብኝ፤ ጥሩን ከመጥፎም አገናኘት ማቀላቀል ስለሌለብኝ፤ ሰዎች ባክግራውንዳችሁን አጠናለሁ፤ ስለዚህ ማን ለማን ይመጥናል የሚለውን ነገር ለመጀመሪያ አንተን ከልኩ በኋላ ካገናዘብኩ በኋላ ነው ሰዎቹን ከሰዎቹ ማስተዋወቅ የምትጀምረው ማለት ነው። ምክንያቱም አንድ ጥሩ ሰው ቢኖር ያን ጥሩ ሰው ከመጥፎ ሰው ጋር ካስተዋወቁቱኝ፤ መጥፎ ሊያደርገው የሚችልበት አጋጣሚ ሊኖር ስለሚችል ለምሳሌ ያን ሰው ሌባ ከሆነ ያ ሰውዬ ሌላኛውን ሌባ የሚያደርገው ስለሚችል ሰዎቹን እንግዲህ ማለት ነው እንደየ አይነታቸው ሰዎችን ሰሌክተር አድርጌ ነው የማስተዋውቅ።

የስራ ቦታ ደህንነት እንዴት ነው? ይላል እንግዲህ የስራ ቦታዬ እንግዲህ ያው የተመቸቸ ነው ባይዘዌይ ያው ኖሮ ማለት በጣም በጣም ባልልም ያው ካለው ነባራዊ ሁኔታ ከኢትዮጵያ። ሲቹዌሽን አሁን ካለንበት ከሀገራችን እና ሁኔታ አንፃር ያው የተሻለ ነው ብዙም ኮምፎርት ባይሆንም ያው የተሽለ ነው ከሌላው አንፃር ሴኪዩሪቲው።